በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው። ስለ ፕሮጀክት አቀራረብ መደራደር ያልቻልነው ሁለታችንም እናምናለን ውይይቱ ትንሽ ሞቅ ከሆነ ሌሎች ሰራተኞች አስተውለዋል። ይህ ምቹ አይደለም ለመቆጣጠር እየሞከርኩ ነው። ምናልባት አስተማሪ ማስገባት ያስፈልጋል ችግሩን መፍታት አለብን ስራውን መቀጠል አለበት ግላዊ ስሜቶች ማስወገድ ያስፈልጋል። ምናልባት ዛሬ ቦኋላ እንነጋገራለን መግባባትን ማግኘት አስፈላጊ ነው። የቡድን ስራ መስማማትን ይጠይቃል።